ሀሙስ ይላል። እንግዲህ ሀሙስ ማለት የቀን የማስታወሻ ቀን ነው። ሀሙስ ሰኞ አለ፣ ማክሰኞ አለ፣ ረቡ አለ፣ ሀሙስ አለ፣ ከዛር ቅዳሜ፣ እሁድ እያለ ይቅጥላል። ስለዚህ ሀሙስ አራተኛው ቀን የስራ አራተኛው ቀን ነው። ማለት ነው ይሄ ሀሙስ ቀን እንግዲህ ሀሙስ የቀን ቅዱስ ይባላል። እንደነቱ እና ሀሙስ ቀን ደስ የሚል ቀን። እና የተባረከ ቀን ነው ተብሎ አብዛኛው ሰዎች በእንደዛ አይነት ይወስዱታል። ማለት ነው። እና ሀሙስ ተቀናቶች ውስጥ አንዱ ቀን ነው። ማለት ነው ቀኖች በየ ጊዜው አሉ የስራ ቀኖች ዋና የስራ ቀኖች አምስት ቀን ናቸው። ከአምስቱ ቀን አንደኛው ሀሙስ ነው ማለት ነው። የቅዳዬም እንደ ስራ ቀን አንዳንዶች ይጠቀሙታል። ግን ዋና በመደበኛነት የስራ ቀኖች ሰኞ፣ ማክሰኞ፤ ረቡ፣ ሀሙስ፣ አርብ እና ቅዳሜን እንደዚህ በተጨማሪ አለ ወድም አንድ ማለት ነው። እንደነ እንትኑ ይለያያል። ስለዚህ ከዛ ውስጥ ሀሙስ እኔ አንዱ ቀን ማለት ነው። ሀሙስ የሚደርም ቀን ነው በሀሙስ ቀን ብዙ ትርጓሜ አለው። በሃይማኖት ዘንድም በተለያዩ በእኛ ህይወት ታሪክ ላይ ሀሙስ በአንዳንድ በትዝታ የምናነሳበትም ጊዜያት አለ። እንግዲህ ሀሙስ ጸሎተ ሀሙስ የሚባል በሃይማኖት አለ የራሱ ትርጓሜና መንፈሳዊ ትምህርትም አለው። ማለት ነው። ይሄ ከሃይማኖት ቀን የተያዘ በጌታችን ኢየሱስ ክርስቶስ ጊዜ በምስት ቀናቶዎች ውስጥ ላይ የእሱን ስቃይና እንግልት የምናስታውስበት አንዱ ሀሙስ ነው። ሀሙስ ጾሎተ ሀሙስ ተብሎ በትልቅ የሃይማኖታዊ ትምህርትና ቱፊት ያዘለ ነው። ማለት ነው ሀሙስን እንደ ጥሩ ቀን ይወስዱታል። አንዳንዶች ሀሙስ ቀን የነ ገዴ ነው። በሀሙስ በቃ ሀሙስ የፍቅር ቀን ነው። ሀሙስ ትልቅ ቀን ነው። ብለው አንዳንዶች እንደ እዛ የሚወስዱት አሉ። በሐሙስ በጣም ብዙ ብዙ ነገሮች ነው ያደርጋል። እና ሀሙስ እንደው በእኛ አካባቢ በተለየ ሁኔታ የምና የምናወሳው የምናወሳው ከ በሀሙስ ገበያ አለ። ገበያ ቀን ነው እኛ ጋር እና ሀሙስ ሀሙስ እናቶች ወደ ገበያ እህላቸውን በቅርጫት ሸከፍ አድርገው ይዘው ሄደው ገበያ ላይ የሚፈልጉትን እቃ ገዝተው ይመጣሉ። ማለት ነውና ገቢው ግዳሜና ሀሙስ የሚዋልባት አንድ አካባቢ አለች። የዛን ጊዜ ሄደው እናቶች የሚያስፈልጋቸውን ነገር እቤታቸው ወደለባቸው አስቤዛ ገዝተው ይመጣሉ። ማለት ነው ሽሮ፣ በርበሬ፣ ብርቱካን፣ አገዳ ለልጆች አገዳ አለ። ብርቱካን፣ ቃሪውን፣ ሽንኩርቱን፣ ዘይቱን፣ እንደዚህ ገዝተው ይመጣሉ። ማለት ነው ገበያ እንግዲህ ገበያዎች ከእኛ አንድ ስድስት ኪሎ ሜትር እንደዛ የምትርቅ ናት። አንዳንዴ በግራቸው እናት ይችላሉ። አንዳንዴ በባጃጅ የሚሄድ አሉ። ማለት ነው እዛ ገቢው የሚዘረጋ ሀሙስና ቅዳሜ ነው ማት ይዘረጋል። ሁሉም በየቦታ የራሱ የራሱ ቦታ ይይዝና ያንን ማዳበሪያውን ይውጣል ገዢው አካል ሄዶ የስንት ነው ማለት በመስፈሪያ በሳህኒ ያንን ገዝቶ ውስጤ አማት ነው እነሱ ደግሞ ያን ይሸጡት ደግሞ በምትኩ ሌላ እቃ ገዝተውበት ይመለሳሉ ማለት ነው። እና ሀሙስ በዛችን በገበያ ቀን እናሳውሳታለን። ማለት ነው ሌላ ሀሙስን ሁሌን ትዝ የኔ የሚለኝ በሀሙስ ቀን ትዝ የነ ዩኒቨርሲቲ ላይ በሃሙስ ቀን የምንበለው ምግብ አለ። እና የሃሙስ ቀን ምግብ በጣም ደስ የሚልና ምቹ ነው። ይሄ ፓስታና ጠዋት ፓስታ አለ። ያን ፓስታ በልተን በጣም ሻይሽ ጠጥተን የምንወጣበት በዛ ሁሌ ሀሙስ ሀሙስ ደስ የሚል ፓስታ በጣም የሚወድ ሰዎች ለዛ በዚህ ልዩ ትኩረት ይሰጣሉ። የሀሙስን ቀን ማ በሌሊት ተነስተው። መጀመሪያ ቤተክርስቲያን ሄደው ጸሎታቸውን አድረሰው ከዛ ቀጥታ ላይ ለሊት ገብተው ትኩስን ሻይ ትኩስን ምግብ በልተው የሚወጡበት ቀን ነው። ማለት ነው። እና ሀሙስም ደስ በሚል ሁኔታ እንደዚህ የሚያከብሩት አሉ ማለት ነው። ናሙዝ ደስ የሚል ቀን ትልቅ ቀን ነው። ማለት ነው

እንደምን አመሻ እንደምን አመሸህ ማለት እንግዲህ ቀኑን ሙሉ ውሎ የሰው ልጅ ማታ ሲገናኝ እንደምን አመሸህ እንደምን ዋልክ ተብሎ ይጠቀሳል ማለት ነው። ምክንያቱም እንደምን አመሸህ የሚባለው የሰው ልጅ ስራ ቦታ ይሄዳል ወይም ለተለያየ ተግባራት ይውላል ማለት ነው፤ ከዛ በኋላ ሲመለስ እንደምን አመሸህ ምሽትህ እንዴት ነው ምናምን በማለት ብዙ ሰላምታችንን ሁኔታችንን እንገልጻለን ማለት ነው። እና ብዙ ጊዜ ይሄ ዘመድ አዝማድ እንደው ለጎረቤት ለሚስት ለባልተቤት እንዲሁም ለ ለሚያገኙ ሰው ሁሉ የሰላምታ ልውውጥ ማለት ነው ሰላምታ የምና የምናሳይበት መንገድ ነው ማለት ነው ሰላምታ ማለት ጥሩ ደስ የሚል ነው ማለት ነው። የእግዚአብሔር ሰላምታ ለምንድነው የምትከለክሉ ይባላል በሃማኖቱ ዘንድም ለምታገኙት ነገር ሰላም በሉ ይባላል። ምክንያቱም ይሄ የፈጣሪ ክብር ነው። ምክንይቱም እግዚአብሔር የፈጠረውን ፈጣሪ የፈጠረውን ሰው በየጊዜው ሰላምታ ስትለው ፈጣሪን እንዳሰብከው አንደኛ የራሱ እግዚአብሔር ያነሳው እንደዋልክ ነው ምክንያቱም አንድ ሰው እንዴት አመሸህ እንዴት ዋልክ እንዴት አደርክ ስንለው እግዚአብሔር ይመስገን አለ እግዚአብሔር ይመስገን ማለት ያን በየቀኑ ፈጣሪን ስም እያነሳ ይውላል ማለት ነው። ያን የፈጣሪ ስም አነሳ ማለት አምላኩን አይረሳም ማለት ነው አምላኩን በየቦታው እያስታወሰው ነው በሰዎች እያስታወሰው ነው በየቦታው እያስታወሰው ማለት ነው፤ እና የእግዚአብሔርን ሰላምታ አትከልክሉ ይላሉ አባቶች ሲያስተምሩ አባቶች ሲናገሩ እንደዚህ ይላሉና ከሰው ጋር ተፋቀሩ ተግባቡ ብትጣሉም እንኳን ይቅርታ ጥያቄ እኮ ይላሉ ቢገፋህም ብትገፋውም ብታስቀምጣ ቢያስቀይምህም ብታስቀይመውም ሰላምታ በለው ሰላምታ ስትለው ያሰውዬ ምን አስቦ ነው እንዴ ተጣልተን ዛሬ ሰላምታ የሚለኝ ብሎ ይገርማል ማለት ነው። ከዛ በኋላ በዛው በስሙ እርቅም ይወርዳል ማለት ነው እና እንዴት አመሸህ ሰላም አመሸህ ሲለው አንድ ሰው ደስታን ትልቅ ከበሬታን ያገኛል ማለት ነው። ሰውን ዘግተነው ስንሄድና አላግባብ ስንለው ደግሞ የተለየ ምን አይቶብኝ ነው ምን አስቀይሜው ነው ማለት ውስጡ እንዲጠራጠር እና እንዲከፋ ያደርጋል ማለት ነው እና ሁላችንም ከእንዲህ አይነት ነገር ላይ ሰላምታ ትልቅ መሳሪያ ነው። ሰላምን የመሰለ ነገር የለም። ከነስሙም ሰላምታ ሰላም ትልቅነትን የሚያሳይ ድርጊት ነው ማለት ነው፤ እና እንደምን ዋልክ እንደምን አመሸህ ይባላል። አብዛኛውን ከስራ ስንመለስ በየመንገዱ የምናገኛቸው እንዴት አመሸህ እንላለን እንዴት አመሸህ ይሉናል። እግዚአብሔር ይመስገን በማለት ቃላችን ምላሽ ይሰጡናል ማለት ነው። ይሄ ምሽት አካባቢ እንግዲህ ጀምበር ጠዋት ትወጣለች። ከዛ ስትል ስትል ጠዋት እየወጣች እየሞቀች እየሞቀች እየቀጠረ እየቀጠረ እና በኋላ ደግሞ ወደ አስራ አንድ ሰዓት አስራ ሁለት ሰዓት አካባቢ ወደ ቅዝቃዜውን ታመጣለች ማለት ነው ትገባለች እሷ እየገባች ስትሄድ ቀዝቃዛ ይሆናል ቀዝቃዛ ሲሆን ደግሞ ምሽት ይመቃ ስለዚህ ያ ምሽትም ከዛ የተነሳ እንደምን አመሽኝ በል ጊዜውም እየመሸ ነው ልንተኛ ነው የሚለውን ነገር ያኛውን ቀን ሌሊት እንዲሆን አይቀበልም በማለት ነው የምን የምናስታውሰው ማለት ነው ስለዚህ ምሽት ደስታ ቀኑን ባርኮ ይዋለል ደግሞ ምሽቱን አሪፍ ያደረግናል በማለት በማሰብ ነው እንግዲህ የእግዚአብሔር ሰላምታን የምናቀርባቸው ነው እና ጥሩ ነው ሰላምታ በጣም ጥሩ ነው ደስ የሚል ተግባር ነው ማለት ነው እንደዛ አይነት ነገር ማን ጋር ሆኖ ነው የምንገኘው የሚል ነገር ነው ሰላምን የመሰለ ነገር የለም ከሰው መጣላት መዘጋት ከሰውልጅ የማይጠበቅ ማለት የሚያስብ የሚያስታውር የሚሰራ የሚል ሰው ድረስ ይሄን ድርጊት ማድረግ አለበት ማለት ነው ሁላችንም ይሄንን

ውጣ ይላል እንግዲህ ውጣ ማለት አንድን ነገር ከውስጥ ላይ የማስወጣት የመከልከል ነገር ምን ያህል እኔ በጣም ነው አንዳንድ ነገሮች አሉ። ልጅ ለምሳሌ በጣም ነው የሚረብሽና ሲያስቸግር ውጣ ብለው እናባርረዋለን ማለት ነው። እና ውጣ ማለት መጥፎ ቃል ነው። አብዛኛው ለመጥፎ ቃላት ነው የምንጠቀምበት። በጣም በተናደድን ሰዓት በጣም ስሜታዊና ውስጣችን በተነካ ሰዓት አንድን ሰው ውጣ ከዚህ እንዳላይ ብለን እናስወጣዋለን። ከዛ ያኔ ያሰውዬ ከቦታው ሊወጣ ይችላል ወይም ቲች አድርገን እንጠም በጣም በጣም ስለሚሰማና ስለምንናደድ ነው ማለት ነው። ይሄንን ነገር እንደዛ በማድረግ የምከስተው ነገር ነው ማለት ነው። እና አንዳንዴ በጣም ስሜታዊ ስንሆን የምናደርገውን የምንናገረውን በቅጽበታዊ ነው የምን የምናከናውነው ማለት ነው። እና ውስጣችን ላይ ብዙ ነገሮች ይፈጠራሉ ማለት ነው። እና እንደዚህ ነገሮች ላይ ትኩረት ብንሰጥ ደስ ይላል። ምክንያቱም ስሜታዊ እና ንዴታዊ በሆነን ቁጥር ሰዎችን ላለመናገር ላለማስቀየም መሞከር ነው ካልያ እንዴ ዝምታም ያው ማስቀየሚያ መንገድ ነው። ግን ከዛ ደግሞ ተሻለ ተናገርን ይሄን አልከኝ እኮ ከማለት ዝምታን ብንመርጥ የተሻለ ነው ማለት ነው። እና አንዳንዴ ክላስ ላይ ለምሳሌ ተማሪዎች እየተማሩ እያለ ጥሩ መከታተል ላይ እያሉ እያለ አንዳንድ ርባሽ ተማሪ ያምክል አውቀው ሰዎች እንዲስቁ ያደርጋል እንዲያወሩ ያደርጋል ዎይ ይረብሻል ያኔ የሰው አቲሽን ይቀየራል ነው የማለት ነው። ማለት ነው የማደርገው ሲሆን ነገር ሀሳብ ወደ ሌላ እንዲበትን ያደርጋል የዛኔ መምህሩ በጣም የምናደድና እናንተ ልዩጣ በጣም እየረበሽክ ነው ውጣ በቃ ምናምን ብሎ ያሰወጣል ማለት ነው። አይነት ሰጠና ስጠና እንዳትገባ በቃ ከአሁን በኋላ በክፍለ ጊዜዬ እዚህ ትምህርት ቤት ውስጥ እንዳትገባም ብሎ ይከለክለዋል። የሚከለከለው የሚከለከለው ሰዓት ልጁ ይወጣል ይሄዳል ማለት ነው። ከዛ በእሱ በክፍለ ጊዜ ወደ እሱ ትምህርት ጊዜ እንዳይገባ ያግደዋል ማለት ነው። በዚህ በዚህ ሰዓት ላይ ብዙ ችግሮች ይፈጠራሉ ቤተሰብ እንዲያመጣ ያደርገዋል ቤተሰብን አምጥቶ እንዲወያዩ ያደርጋል ስለዚህ ልጁን ፀባዩን እንዲያስተካክልና እንዲያርም የሚደረግበት ነገር አለ ማለት ነው። እና ብዙ ጊዜ የረባሽ ተማሪዎች አሉ እና ሁሌ ትዝ ይለኛል። እያሉ አውቀው ተማሪው የሚያስቅ ድርጊት መምህሩ እያስተማረው ለዞሮ ወደ ብላክ ቦርዱ እያስተማረ እያለ የሆነ ነገር በማድረግ ተማሪውን የሚያረብሹ አሉ ተማሪው ደግሞ የዛን ይስቃሉ ወይ ይመስላል ማለት ነው። እንደዚህ አይነት ነገር ላይ ብዙ ጊዜ ያጋጥማል ማለት ነው። እኔ ደግሞ ተገቢ አይደለም ስነምግባርም አንፃር የሚገባና የሚለው ጥሩ የሚማረን ጥሩ የሚሆን ወደ አልተገባ ነገር ማስገባት የካ ጥሩ መጥፎ ስለመግባር ነው ማለት ነው። እነዚህ አንዳንዳችን ከእንደዚህ አይነት ድርጊቱ ላይ መቆጠብ ይጠበቅብሃል። ይላ ደግሞ ቢሮ ውስጥ ላይ እየሰራን እያለ ቢሮ እንዴት አንዳንድ መስሪያ ቤት ላይ እየጠየቅናቸው ጉዳይ የጠየቅናቸው ስራ አንዳንዴ አዎ የምትጠይቃቸው ውጣልኛል ይህ የሚሉ አሉ። ስነምግባር የጎደላቸው ዋና ቢሮ ውስጥ የሚሰሩ ሰውን አቅሎ ማመላለስ ዛሬ ነገ ከነገ ወድያ ምናምን እየቀጠሩ ሁለት ሶስት ቀን አራት ቀን ይቀጥሩ አወቀ በጣም መንገድ አቶ የሚያሰቃዩ ሰዎች አሉ። እነዛ አይነት ድርጊት ተገቢ አይደለም የሚደረግም ስራ አይደለም ማለት ነው። ይሄንን ነገር መስተካከል መታረም ይገባል ማለት ነው። እና ውጣልኝ ምናምን ሰው እንደውሻ ውጣልኝ ብሎ የሚያባርሩ ብዙ ሰዎች አሉ በተለይ እንደ አይነት ነገር ያለ ውስጥን ሞራልን ውስጥን የሚጎዳ ድርጊት ነው ማለት ነው። እና ብዙ ጊዜ ለእንድ አነት ነገር በጣም ከባድ ነው ስሜትን የሚነካና የሚጎዳ ነገር ነው ማለት ነው።

ራስ ይላል እንግዲህ ራስ ማለት አንድ አካል እና አንድ እንትን የሆነ ማለት ነው ራስ እንግዲህ ማለት በጣም ትልቁ የሰውነት ክፍላችን ነው ማለት ነው። ይሄ ራስ የምንለው አካል ማለት ከሁሉም በላይ መስራት ማከናወን የሚችል ትልቁ ስራችን ነው ማለት ነው። ስለዚህ ራስን በአግባቡ መጠቀም አለብን ማለት ነው። ራስ ጭንቅላት ማለት ነው ይሄ በፀጉር የተሸፈነው ከላይ ያለው አካል ክፍላችን ማለት ነው። ይሄ ያ ይሄ የአካል ክፍላችን ብዙ ስራን ብዙ ነገሮችን መስራት የሚችል ማለት ነው። እንግዲህ የሰው ልጅ ዋናው ትልቁ አካል ክፍል ይሄ ራስ ነው። ራስ በጣም ብዙ ነገሮችን መስራት ይችላል ብዙ ነገሮችን ማከናወን ይችላል የምናስበው በራሳችን የምናደርገው ነገሮች ናቸው በዛ ያሉት ማለት ነው። ምክንያቱም ይሄ ራስ ከለሌ የሰው ልጅ የለም ማለት ነው። ጭንቅላት እንግዲህ በብዙ ነገር ይጠቀማል ማለት ነው። እንግዲህ ራስ ማለት አእምሮ አእምሮ በብዙ በተለያየ በተለያየ ቦታዎች በተለያየ አቅጣጫ እንድናስብ እንድንረዳ የሚያደርገን ዋናው የአካል ክፍላችን ነው ማለት ነው። እና ይህ የአካል ክፍል በሚገርም ሁኔታ የተለያየ ቅርጽ አለው። አንዳንዱ በጣም ትልቅ በጣም ዠሞልሞል ያለ አንዳንዱ ክብ አንዳንዱ ደግሞ ጠፍጣፋ አንዳንዱ ደግሞ ግንባሩ ሰፋ ያለ እና በፀጉር የተሸፎነ እንግዲህ በህፃንነት ማለት ነው። በትንሽ ፀጉር ይሸፈናል እያደገ እያደገ ሲሄድ ያ ፀጉሩ ሙልት ይልና እንዳለ ሙልት ብሎ ሁሉም አካል የራሱ አካል ይሸፈናል። እያለ ደግሞ በኋላ ፀጉሩን መልክ ይቀይራል መልኩ የሚቀይረው ወደ ነጭ ይሆናል ነጭ መሆን ማለት ሸበተ እየሸበተ ይሄዳል ማለት ነው። እየሸበተ ሲሄድ ማለት ይሄ ጥጥ እየሆነ እንዳለ ነጭ ነጭ ቀለም የመሰለ ይሆናል ፀጉሩ ማለት ነው። እና አንዳንዶች ደግሞ ራሳቸው መላጣ ይሆናል በረሃ መላጣ ማለት ሙሉ ይሄ ራሱ ፀጉር በተፈጥሮም ሆነ በሆነ ነገር ይነሳና ከዛ ራሱ ያብለጨልጫል። አንዳንዱ ይፎግራል አንዳንዶች ይፎግራሉ ራሱ መብራት ነው። በቃ መብራት አያስፈልግም እንኳን ትራስ ቦግ ቦግ ነው የሚል ይላሉ። እና የሚሉበት ምክንያትም የሆነ እንደ መላጣ ነህ አንተ መላጣ ብሎ ሲሳደቡና ሲሉ በዛ የሚገልጹበት መንገድ ነው ማለት ነው። እና ይህ አንዱ የራስ መገለጫው ነገር ነው። ማለት እና እንግዲህ ራስ በተለያየ ነገር እንከላከለዋለን አንዳንዴ ኮፍያ በመልበስ ኮፍያ ማለት ይቺ ከ ከላይ ያለችው ኮፍያ ከፊት ለፊት የምትደረግ ከፊት ለፊት የምትቀር ኮፍያ አለች። እነዚህ ኮፊያ አንዳንዶች የሚጠቀሙት ለቅንጦት የሚጠቀሙት አለ። አብዛኛውን ግን የሚጠቀሙት ፀሀይን ለመከላከል ወይ በረሃቸውን ግጣባቸው መላጣቸውን ለመጋረድ ሲፈልጉ ያንን ነው ይጠቀማሉ ማለት ነው። እና ራስ እንግዲህ አስገራሚ ሁኔታ ነው ማለት ነው። በራሳችን እንሸከምበታለን እናስብበታለን ብዙ ነገር እንግዲህ ኳስን ስንጫወት ቴስታ እንመታበታለን በጭንቅላታችን ኳስን እንመታበታለን። እና ብዙ ነገሮችን በዚህ ነው ማከናወን የምንችል ማለት እና ራስ በጣም ወሳኙና አስፈላጊው ነገር ነው ማለት ነው። እና ለእያንዳንዳችን ይሄ ዋናው ቁልፍ ነገር ነገር ነው ማለት ነው። እና ራሳችንን ከተለያዩ ነገሮች መጠበቅ አለብን እኛ ከ ጥቃት ከምንም ከምንም ምክንያቱም አንዴ ጭንቅላታችን ከተመታ እዚህ ጋር ደማችን ከፈሰሰ በጣም ከባድ አደጋ ውስጥ ላይ ስለሚጥለን ማለት ነው። ለተለያዩም በሽታዎች ይዳረጋል ማለት ነው። እና ራስ ዋና የአካል ክፍል ነው ማለት ነው። ሌላ ራስ የምንለው አንድ የዘመድ የዘመድ ቅርብ ዘመድ ነው ብለን ለመግለጽ ያ ይሄኮ የኛ ራስ አካላችን ነው። የራስ ነው የራስ ነው ለማለት የኛ ነው እኛ የዘመድ ነው እኛ ሰው ነው ብሎ ለመግለጽ ራስ ነው ብሎ ይገልጻል ማለት ነው። ስለዚህ ራስ በአንድ ሰው ነው ራስ ዘመድ ነው ብሎ ወይም ቤተሰብ ነው ብሎ ለማሳወቅ እንደዛ እንደዛ አይነት በእንደዛ አይነት መንገድ ሲገለፅና ሲታይ ይታያል ማለት ነው ማለት ነው። ስለዚህ ራስን እንዲህ በብዙ ነገር ማሳየትም መግለጽም እንችላለን ማለት ነው። እና ራስ በጣም አሁን አይ የኔ እኮ ይሄ የራሴ የራሴ አካል አለው። የራሴ ሰው ነው የራሴ ወንድም ነው። የራሴ ቤተሰብ ነው የራሴ አክስት አጎት ልጅ ነው በማለት በእንደዚህ አይነት መልኩ

ፋይል ይላል ፋይል ማለት አንድ ጉዳይ የምንከታተልበት። ራሱ ፋይል ወይም። ይሄን አንዳንዴ የፍርድ ቤት ፋይል አለብኝ የፍርድ ቤት ቀጠሮ አለብኝ በማለት። ፋይልን ይገኙታል ፋይል ማለት እንግዲህ በራሱ ጊዜ የተጠረዘ ተቀምጦ የተቀመጠ ማስረጃ ማለት ነው። ይሄ ማስረጃ አሁን ትልቁ መስሪያ ቤቶች መስሪያ ቤቶች በየአመተ ምህረቱ የሰሩትን የስራ ሁኔታ በፋይል መሰረት ጠርዘው በትልቅ ዶክመንት ማስቀመጫ። የፋይል ማስቀመጫ አስቀምጠውት ይገኛሉ ምክንያቱም እንዳይ ደግሙ ቦታው እንዳይጠፋ እንዳይል በቀላሉ እንዲገኝ። ዓመተ ምህረቱን ከጀርባ በቀለሉ ወይም በፓርክ በመጻፍ በትልቅ የራሱን መያዣ ኣለው። ይሄን በሽቦ ማጣበቅያ የመሰለ እሱንም በማድረግ ያስቀሙታል ማለት ነው። እንግዲህ ፋይል በጣም ወሳኝ ነው የሆነ ዓመተ ምህረት መረጃ ስንፈልግ ቀጥታ ከመደርደርያ ላይ ሄደን አውጥተን አይተን። ይሄ እንደዚህ ነው ማለት መግለጥ እና ማስረዳት እንችላለን። ማለት እና ፋይል በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። እና በህይወታችን ፋይልን ማሳየትም እንችላለን ማለት ነው። እና ሁላችንም ፋይልን በሚገባ ነገር ማወቅ አለብና። ፍርድ ቤት አሁን ሰዎች ይካሰሱና ይካሰሱና በተለያየ ጉዳይ እንግዲህ በጥቅም ሊሆን ይችላል። በጠብም ሊሆን ይችላል በንብረትም ሊሆን ይችላል ወይም በተለያዩ ጉዳዮች ክስ ይመሰርታሉ። እና ክስ ሲመሰርቱ ለምሳሌ ባልና ሚስት በኣንድ ሲኖሩ ከዛ ኣልስማማ ይሉና አልግባባ ይሉና ውስጥ ላይ የተለያየ ችግሮች ይፈጠራሉ። እና ችግሩ ሲፈጥሩ በጣም ከመጠን በላይ የሆኑ ሲሆን ወደ ፍች ይደርሳሉ። ፍች ይደርሳሉ ወደ ሽማግሌን ብሎት አንዱን የሚማል አንዱን ሲማር አንዱን ያለ አንዱን ሲማር ነው። ከባድ ችግር ይፈጠርና ከዛ አልስማማ ሲሉ እስከመጨረሻው ደረጃ ሲደርሱ ወደ ፍቺ ይሄዳሉ። ፍቺ ሲሄዱ እንግዲህ ቀጥታ ወደ መካፈል ይጣሉሻል በንብረት ላይ ይስታሙሻል። ስለዚህ በንብረት ካልተስማሙ ወደ ፍርድ ቤት ያመራሉ። ፍርድ ቤት እንግዲህ ማውጫ ፋይል ያጽፋሉ የስስ ፋይል ከሳሽ ካሉ ያጽፋል። ከዛ ያ ደግሞ መጥሪያ ፍርድ ቤት ያስገባል ፍርድ ቤት ደግሞ መጥሪያ ይሰጣል ለተከሳሹ ማለት ነው። መጥሪያውን እንዲደርስ ያደርጋል ለተከሳሽ ከሳሹ ደግሞ መጥሪያውን ወስዶ ይሰጣል ማለት ነው። ተከሳሽ ያ እንግዲህ ተቀብሎ ወደ ፍርድ ቤት ቀጠሮ ይቀርባል ቀጠሮ ሲቀርብ ያን ክርክር ይካሄዳል። ግራ ቀኝ ማለት ነው ግራ ቀኝ አንድ ሲቀየር ይቆያል። ከዛ በምስክሮች በምን ከዛ እንደዚህ አይ እኔ ዛሬ ልሄድ ነው ፋይል አለብኝ የፍርድ ቤት ቀጠሮ አለብኝ። ማለት እንደዛ አድርገው ይሄዳሉ ማለት። እና እንግዲህ ግራ ቅኝ ፍርድ ቤት ምስክሮችን ያመጣል። ምስክሮችን ካየሁ በኋላ እያንዳንዳቸውን የውሳኔ ያሰርፋል ያሳርፋል። ውሳኔ የሚያሳርፍ እንግዲህ ትክክለኛ ንብረት ይሄ ነው ለዚህ ኣካላት የሚገባው ይሄ ነው ይሄ ነው። በምስክሮች እና ባየው በነሱ ባቀረቡት ፋይል መሰረት ውሳኔውን ያስተላልፋል ማለት ነው። ከዛ ያ ውሳኔ ይግባኝ ይል እና የዚህ የውሳኔውን ሰላም ያስቀምጣል ለአንዱ ይፍርድለታል ከፍርድለት በኋላ ያፋይል ጠርዞና አስቀምጦ በሚገባ ቦታ ላይ ያስቀምጣል። ምክንያቱም ይሄ መረጃ ለብዙ አመት ስለሚያገለግል ነው። እና በሄሮችም በትልቅ መስሪያ ቤቶች በቢሮ ላይ ፋይሎች የተቀመጡት ይገኛሉ። በትምህርት ላይ ብንወስድ ራሱ ቢሮ ላይ የተማሪዎች ውጤት ተመዝግቦ ሪከርድ ክፍል ውስጥ ላይ የውጤት መመዝገቢያ ክፍል ውስጥ ተቀምጦ ይገኛል። ማናቸው አሁን ቢሄድ በቀላሉ ውጤቱን እዛ አግኝቶ ማሰራት እና በአዲስ ማሰራት ይቻላል ማለት ነው። ፋይል ለብዙ አመት ነው የሚቀመጠው። ዝም እንደውም ተጠቅሞ ካርማ አይወረውርም ምክንያቱም ይሄ ነገር በሆነ ሰዓት ላይ ያ እጅ ከእጁ ጋር እቃውን ቢያጠፋ ስውን በቀላሉ ለማግኘት እንዲጠቅም ተጠርዞ ይቀመጣል ማለት ነው። አሁን አሁን ደግሞ ፋይሎች በኮምፒውተር ላይ እየተጫኑ ይቀመጣሉ። ኮምፒውተር ላይ ረጅም ጊዜ ያው የወረቀቶቹ ብዙ ጊዜ አመት ምህረታቸው ከሃያ ከሠላሳ አመት በኋላ ስለዚህ ይጠፋሉ ብለው ስለሚለው የመጥፋት ቀናቸው እየጨመረ ስለመጣ አሁን ደግሞ በሲስተም ላይ ቀጥታ የሚጫን ሁኔታ ተፈጥሮዋል ማለት ነው። በሲስተም ላይ ቀጥታ ይጫናሉ ከዛ ከተጫኑ በኋላ እንደያ አገለግሉ ይደረጋል። ማለት እና ይሄ የተሻለ

ሆቴል ይላል እንግዲህ ሆቴል ማለት የአንድ የ የትልቅ የሆነ ድርጅት ነው። ይህ ድርጅት ደግሞ ለምግብ አገልግሎት ለመጠጥ አገልግሎት እንዲሁም ለተለያዩ መዝነኛ አገልግሎት የሚሰጥ ዋና ትልቅ ድርጅት ነው ማለት ነው። ሆቴል። ብዙ አገልግሎት ይሰጣል። የሚሰጠው አገልግሎት አንደኛ የምግብ መመገብያ ሁለተኛ እንግዳ የመቀበል ሁለት ሶስተኛ የላ የተለያየ ፕሮግራም ይሰጣል። የመንኝታ አገልግሎት ይሰጣል የጽዳት አገልግሎት ይሰጣ የስፖ አንዳንዶች ነው በጣም ትልልቆች ደግሞ የ ስፖርትን አገልግሎት ጂም ምናምን አገልግሎት ይሰጣል። መጠጦች አገልግሎ ይሰጣል እና የተለያዩ ሆቴሎች ብዙ አይነት ጥቅም አላቸው ማለት ነው። እንደየ ጥቅማቸው እንደየ ተግባራቸው ይለያያሉ። ማለት እና ሆቴሎች ብዙ ስራ አላቸው ማለት ነው። እና አንድ ሆቴል ብንወስድ ይሄ ሆቴል በጣም ሞቅ ደመቅ ያለ ስራ ነው። የሚሰራና ይሄን ስራው እንግዲህ የራሳቸው ማናጀር አላቸው። ከማናጀር ለጥቆ እንግዲህ ላይ ሰራተኞች ደግሞ አላቸው። የራሱ ሂሳብ ሰራተኛ አለ። ቁጥጥር አለ ደግሞ። ውስጥ ወጥ ቤት የሚሆኑ ደግሞ ሰራተኞች አሉት። ከወጥ ቤት ለጥቆ ደግሞ መስትንግዱን የሚሰሩ እዛው መስተንግዶ። የሚያስተናግዱ ሴቶች ይዘዋሉ ከመስተንግዱ ለጥቆ ደግሞ የራሱ ደግሞ ውስጥ ላይ ዘበኛ አለው። ከዘበኛ ለጥቆ ብዙ እንግዲህ ሆቴል አንድ ድርጅት ድርጅት ትልቅ ድርጅት ማለት ነው። ሆቴል እንግዲህ እዛ ውስጥ ላይ ስራ እየሰራ በብዙ ገንዘቦች እየንቀሳቀሰ ከስተመሮችን በሚገባ ሁኔታ በእንክብካቤ እና በጥሩ ሁኔታ እንደ እንግዳ እንደ ራስ ቤተሰብ አቅርቦ ተቀብሎ ተንከባክቦ ያንን የሚፈልጉትን ነገር። በሚገባ አስተናግዶ ይሸኛል ማለት ነው። እና ሆቴል በጣም ጥሩ ነገር ነው ማለት ነው። እንደራስ እንደቤት አድርጎ ተንከባክቦና በሚገባው ሁኔታ አድርጎ ይሰዳል። እንግዲህ ማለት እንግዲህ ክፍያ ነው ዞሮ ዞሮ ክፍያ ነው የሚገባውን ክፍያ የሚያስከፍላል ማለት ነው። ያን ሲቀበል ያው እንግዲህ የሚያስፈልገውን መጠጡን ከፈለገ መጠጥ ምግብን ከፈለገ ምግብ መዝናናትን ከፈለገ የመዝናናት የራሱን የሚያዝናናበት ነገሮች ከፈለገ በተለይ ክላስ ይሰጠዋል የሚክል ክላስ አልጋ ከፈለገ። አልጋ ይሰጠዋል ማለት ነው። እና ሆቴል የተለየ ድባብ አለው በቃ ሞቅ ደመቅ ያለ ውስጥን የሚያስደስት ውስጥን የሚያረካ። ነገሮች አብዛኛው አሉ ሆቴል ላይ እና ሆቴል በጣም ልዩ ነገር አለው ደስ የሚል ነገር። የሚያስደስት የሚገነዘብ ነገር አለና ሆቴልም በጣም አሪፍ ነው ማለት ነው። እንጂ እንዳሉ ነገር እና ስራቸው ተግባራቸው ደስ ይላል በቃ ያለው ምግብ አቀራረባቸው። ለደንበኛ አገልግሎት በጣም በቃ ትኩስ ነገሮችን ይሄን ድል ነው የሚጠቀሙ ማለት ነው። ሁሉንም በቀላሉ ነገር ማግኘት እንችላለን ሆቴል ላይ ማለት ነው። የሚቸገረን የሚያይ ነገር የለም። ስለዚህ እንዳንድ ከተማ ላይ ቀጥታ ወጥተን የት ላድር ነው ምን ልበላ ነው? ምን አልጋ ላገኘን የሚል ነገር አያሳስበንም ማለት ነው። ስለዚህ ማንም ነገር በምንም ነገር በገንዘባችን መጨረስና ማከናወን እንችላለን ማለት ነው። ስለዚህ ሆቴል ጥሩ ነው

ረብ ማለት እንግዲህ ረብ አንድ የተቀመጡት ውስጥ አንዱ ቀን ነው ማለት ነው። ረብ እንግዲህ የምትተወሰው በተለያየ ነገር ነው። ረብ ማለት የ ብዙ ቀን የምናስታውሰው ምግብን ሳንመገብ ተከልክለን የምንቆይበት ባይ ረቡ በሀይማኖት ዘንድ አለው። እንግዲህ በሃይማኖታዊ ነገር አርብና ረቡ ምግብ በኦርቶዶክስ ተዋህዶ ቤተክርስቲያን በምታስተምረው ትምህርት ማለት ነው። በዚህ ምክንያት ምግብ አይበላም። ሁሌም ከአመት አመት። ረቡና አርብ ሁሌ ቢጾም መክንያቱ የፈጣሪያችን የአንድ ኢየሱስ ክርስቶስን መታሰቢያ በማድረግ ይህ ምግብ ተከልክለን ለምንፈልገው እስከ ሰባት ሰዓት እንግዲህ የቻለ እስከ ዘጠኝ ሰዓት እስከነቻሎታው እንደሚችለው አቅሙ እስከ ሚፈቅድለት ደረጃ ያንን ከምግብ ተሸፍኖ ይውላል። ማለት እና ብዙ ጊዜ ምግብ ምግብን እንዳንመገብ ማለት ነው። ረቡ ረብ እንግዲህ ባይማኖት። ያው ይሄ በረቡ ቀን እና አርብ ቀን የተወለደ ተብሎ አንዳንዱ እንደ እርግማ አይጠሩታል ማለት ነው። ምክንያቱም ረቡ ቀን ብዙም አይወደድም አረብ ቀን አይወደድም ማለት ነው። ስለዚህ ረቡ ቀን ፈጣሪ ኢየሱስ ክርስቶስን የተማከሩበትን ሊሰቅሉት እንትን ያሉበት ቀን ስለሆነ ያን መክረው ጨርሰው አንተ አሉ አርብ ወስደው ሰቀሉት ማለት ነው። ስለዚህ ረቡ እንዲ አይነት ምክንያት ነው። እንግዲህ ጾም የሚጾም ግን ጾም ማለት ከብዙ ነገር ማለት ነው። ጾም ከአፌ ይጾማል ከአይን ይጾማ ከእጅ ይጾማል ከእግር ይጾማል ከምግብ ይከለከላል ማለት ነው። ብዙ ነገር እንግዲህ ሃይማኖታዊ ትምህርቱ ብዙ ነው ማለት ነው። እንግዲህ ፈጣሪ የሚከለቀው ነገር አላማድረግ ነው አታመንዝር አለ በአይን አታመንዝር የሰው ሚስት አትመልከት። ሰውን አትይ የሰው ገንዘብ አትመኝ ይላል። ደግሞ የሌላ ነገር በእጅ ደግሞ ክፉ ክፉ ስራ አትሰራ። እንግዲህ በእጅ የሚሰሩ የሚከለከሉ ነገሮች አለማድረግ ነው። አለማድረግ አለሀጥያት ኃጥያት የሚያስገቡ ነገሮች አለመከናወን ነው ማለት ነው። እንግዲህ በጆሮው መጥፎ ነገር በአፍ መጥፎ ነገር አለመናገር። እንግዲህ ከአፍ ላይ አንዳንድ መርዝ ይተፋል መርዝ ይተፋል ማለት በጣም ሰውን የሚያስቀይም ስድብ ይሳደባሉ አንዳንዶች በጣም የሚዘገንን ስድብ ማለት ነው። ስለዚህ ከእንደ አይነቶች ነገር መቆጣጠብ ግዴታ ያስፈልጋል ማለት ነው። ጾም ከዛ በኋላ ጾም ደግሞ የላኛው ጾም። ምግብ መከከል ምግብ እንግዲህ የማንበላበት ፈጣሪ ኢየሱስ ክርስቶስ እንግዲህ ምግብ አልበላም ብለን የዛን ስቃይ ድካሙን ለመ እንትን ለማለት ያኔ ይጾማለን ማለት ነው። አመቱን ሙሉ ለዚህ ነው እንግዲህ እረቡን ቀን የምናስታውስበት ማለት ነው። ሌላ እንግዲ ይሄን ካል ዘንድ ረቡ በእንደዚህ አይነቱ እንወክለዋለን። ሌላኛው እምናስታውሰው እንግዲህ ከስራ ቀኖች ውስጥ ሶስተኛው ቀን ነው ማለት ነው እንግዲህ አጋማሽ ላይ ማለት ነው። የስራ ቀንሽ ሊያልቅ መሃል ለመሃል ያለው ቀን ረቡ ቀን ይባላል። እንግዲህ ረቡ ሶስተኛው ቀን ሰኞ መክሰኞ አለ ከዛ ረቡ አለ እያለ አርብ እና ከታሙሳ አር ቅዳሜ እያለ ይቀጥላል። ማለት እንግዲህ ይሄ ይሄ ቀን አቆጣጠር ስርዓት ነው ማለት ነው። ቀን እንዴት እንደሚቆጠር በተግባር ራሳቸው ስያሜ ተሰጥቷቸዋል ማለት ነው። እንግዲህ ያንዳንዶቹ ስያሜ ደግሞ ትርጉም አላቸው። የየቀኖች የራሳቸው ትርጉም እና እንትን አላችሁ ዝም ብሎ አይሰጣቸውም። ከራሱ ከተለያየ ነገር ተግባር ሆኖ ነው የሚሰጠው ማለት ነው። ስለዚህ እና ይሄ ርቡቅ ነው። የኛ በብዙ ጊዜ ህብረተሰብ ትምህርት የምንማርበት ክፍለ ጊዜ ነው ጂኦግራፊ ማለት ነው። እና ደስ ይለኛል እስመ ምሁሩ በጣም ሁሌ ረቡረቡ ሲሆን በጣም አጥንቼ አድራለሁ ተዘጋጅ አድራለሁ። ምክንያቱም ያን ማረግበት ምክንያት በጣም ለመምህሩ ለትምህርት ትምህርቱ ትልቅ ትኩረት ነበር ስለዚህ በጣም ስለምወደው ከፍተኛ ንባብ አረጋለሁ ተዘጋጅቼ ጠብቄ ነው የምደርሰው ማለት ነው። ምክንያቱም ያንን ሄጄ በቃ ለመመለስ በጣም እቸኩላለሁ። እስቲ እስቲ ገባልኝ መምህር ውስጥ አይቼው በቃ ያን ከእሱ ጋር አይቼው ይመልስልና ይላል እኔ አድናቆት እስኪሚመስለኝ ትልቅ ድጋፍና ሞራል ነበረ ማለት ነው። እና እረቡ ቀን እንደዚህ በክፍለ ጊዜ በትምህርቴ ይህንን አስታውሰዋል እና እንዴ ረቡ ደግሞ እንግዲህ በመጥፎ ታሪክ ስናየው ደግሞ በጣም ይርበናል። ድካም ይሰማናል ምክንያቱም ጦማችን ስንኖር በጣም በቃ የማቅለሽለሽና የማንጥል የማለት ባህሪያል ስራ ከባድ ስራ የሰራ ነው ያለው ሁላችን ባዶ ፍቅር ይስቀናል ማለት ነው። እና ይህንን በዚህም ተግባራትን አስታውሰዋለን ማለት

ጥራት ይላል ግን ጥራት ማለት በጣም ደረጃውን የጠበቀ በጣም የተሸሻለ ከፍተኛ አቅም ያለውን ማለት ነው እንግዲህ ጥራት በተለያየ መንገድ እንገልጸዋለን ማለት ነው። አንደኛው ጥራት የምንገልጸው በትምህርት ስንገልጸው እኔ ትምህርትን ጥራትና ብቃት ለማረጋገጥ እንግዲህ መንግስት የተለያየ ፖሊሶች ያራምዳል። የሚያራምዳቸው ፖሊሶቹ። የትምህርትን የትምህርትን ካሪኩለም የማስተካከል አስተካከሉ ደግሞ በጣም ጥሩ ዜጋና ብቁ በእውቀት የተገነባ ወደፊት ሀገርን የሚጠቅም የሚያደርግ ማትና እና አሁን ላይ ትምህርት ፖሊሶች እንዳሉ ተቀያይረዋል እንግዲህ ይሰራሉ ተብሎ የተደረጉ ፖሊሶቹ በተግባር የተደረጉ ነው። እንግዲህ እነዚህ የሚሰሩ ስራዎች ማለት ወደ ከፍተኛ ለውጥ ያመጣል ብሎ መንግስት ያቀዳቸውን ስራዎች እያከናወነ እየሰራ ይገኛል ማለት ነው። እና በዚህ ሁኔታ እንግዲህ ከአንደኛ እስከ አራተኛ ክፍል ከአራት እስከ ስምንት ከስምንት እስከ አስር ከአስር እስከ አስራ ሁለት እያለ ከአስራ ሁለት ደግሞ ዩኒቨርሲቲ ዩኒቨርሲቲ እያለ ደግሞ የተለያየዎችን የ እንትኑ እንዳለ ፖሊሲዎችን ቅይርይር አድርጓቸዋል የቀያየረበት ምክንያት። ያሉ ዜጎች ዝም ብለው እውቀትን ሳይዙ ምንም ሳይዙ ከክላስ ተካላስ ክፍል ክፍል እየተሻገሩ ነው። ክፍል ክፍል ተሻገሩ ደግሞ አልፎ ደግሞ ዩኒቨርሲቲ የገቡ ዩኒቨርሲቲ ገብቶ ደግሞ ተመርቆ ዝም ብለው ስራ ላይ በጣም ደካማና ተገቢ ያልሆነ እያስመዘገመው በማለት ነው። እንግዲህ ፖሊሶች አሁን የማያወጣኋቸው ፖሊሶች ይሄን ተማሪን እያንዳንዱን እውቀቱን የሚያሳድግ ክህሎትን የሚያሳድግ እውቀቱን የሚጨምር ነው በማለት ነው እንግዲህ የሚያስበው ይሄን በማድረግ የተለያዩ የፈተና ሙከራዎችን በመንግስት ደረጃም በአገር አቀፍ ደረጃም በክልል ደረጃም እንደው ያደረገ ለፈተና ሊያቀርባቸዋል ማለት ነው። ይሄን በሚያቀርብበት ሁኔታ እንግዲህ በጣም ብዙ የሆነ ተማሪ ወደ ታች የመውደቅ መጣኑ ከፍተኛ ነው። እንግዲህ ከመቶ ፐርሰንት ሁለት ፐርሰንት ሶስት ፐርሰንት አራት ፐርሰንት የሚያልፍበት ጊዜ ነው ያለነው አሁን እና። እንግዲህ ጥራት እንግዲህ እንደዚህ ከሆነ በጣም ከባድ ነው ጥራት ይሁን ውድቀት ይሁን እንግዲህ እኔ ለዚህ ምን አይነት እንደ ተብሎ እንድ መልስ እንደሚሰጠው እኔ አላውቅም። ብቻ ጥራት በርግጥ ጥራት ማለት ያው ንጹህ መቶ ገለባ ይዞ ከመሄድ የማይረጥቅም ይዞ ከሚሄድ ሁለት ንጹህ ያለው አስሮችን ይዞ የሚሄድ የሚሄድ የሚል ግን በተሻለ መጠን በሚጠቅም መጠን ሁሉንም ባማከለ መንገድ ታች ያለውንም ዝቅ ያለውንም ከፍ እንዲደረግ አእምሮ ጋር መስራት ይበልጣለሁ እንደኔ ሀሳብ አእምሮ ጋር መገንባት ይሻላል። በዛ አይደለም ሰውን መለወጥም መቀየር የምንችለው ሰውን በመጣል በማባር እና ተስፋ ማስቆርጥ አይደለም። እንዲህ ሻሻል እንዲለወጥ መጀመሪያ ሰው ጋር ሰውየው ጋር መስራት ያስፈልጋል። ሰውዬ ከተሰራና ከተ ካለ ያ የማይቀየርበት ማንም ምክንያት የለም። የማንም ሰው ልጅ ራስ እንደዛ ሆኖ ይቀራል ተብሎ የሚታስብ የለም ሁሉም ሰው ይቀየራል ይለወጣል። ትልቅ ደረጃ ይደርሳል ማለት ነው። ስለዚህ እያንዳንዱ ሰው ላይ ቢሰራ እንትኑ ደስ ይላል ማለት ነው። አንድ ከዝም ብለን በዳፈ ነው እንደዚህ ነው ብለን ከምንወስን እንትን ከምንል። ጥራት እንግዲህ ጥራት ደግሞ በሌላ መልኩ ስንወስደው አንዳንድ እቃዎች በጣም ብራንድ የሆኑና ጥራት ያላቸው ከፍተኛ ደረጃ ያላቸው አሉ። አንደኛ የሚያምር ተመረጠባቸው ኦሪጅናሊ የሆነው እንግዲህ ለብዙ አመታት የሚያገለግሉ ጥራት ያለች ስቃዎች ብዙ አመት ያገለግላሉ። ለብዙ አመት እንግዲህ ፎርጅል ደግሞ የማይጠቅሙ እቃዎች ደግሞ ሳምንት ሳንጠቅምባቸው ከጥቅሞ ውጭ ሁነው አናገኛቸዋለን እና። ይሄ ጥራት እንግዲህ የሚታየው እንግዲህ በሻጩ መካከል ወይም በአምራቹ ራሱ መለያ እንግዲህ የመለያ ኮድ አላቸው በነዛ ምክንያት እንትን ልንላቸው እንችላለን ስለዚህ ጥራት ያለው ነገር በጣም ያዋጣሉ ጥሩ ነው። ደስ ያለ ማለት ነው። ለ ለእንትኑም ለመጠቀምም እንትን ለማለትም እንትን ለማለት እና አንዳንዴ መድሃኒት ራሱ ይሁን በጣም በጣም እንደዚህ በጣም በጣም ወስኝ ነገሮች ላይ በጣም የጥራት ያላቸው ነገሮች መታየት መገምገም ለመፈተሽ ያለባቸው ነገሮች ነው። አሁን መድሃኒት አንዳንዴ ዝም ብለው የማይረቡ መርድሃኒቶች የሚመረቱበት አለ አሁን ድሮ ነው መድኃኒቶች አንዳንዱ ጥራቱን የጠበቀ ትክክለኛ ሰውን ደረጃ የጠበቀ የገበውን የጠበቀ ሆኖ ህክምና የሚሰጥበት አለ። አንዳንዱ ደግሞ የማይገባውን ደረጃ ዝም ብሎ ሳይጣረስ አይመረመር ምን ሳይሄድ ዝም ብሎ የወረደውን እንትን የሚደረግበት አለ። ስለዚህ ጥራትን በጣም አስፈላጊ እና ወሳኝ ነገር ነው። ጥራት እንግዲህ በብዙ መንገዶች መግለጽ እንችላለን

እንግዲህ ትብብር ይላል ትብብር ማለት አንድን ነገር መተጋገዝ መረዳደት ማለት ነው። እንግዲህ ትብብር እንግዲህ በብዙ መልኩ እንገልጸዋለን። ሰው ልጅ በጉልበት ይተባበራል በገንዘብ ይተባበራል እና የትብብርም በጣም ትዝ የሚለኝ በልጅነቴ። ብዙ ሰዎች ሆነን በአንድ ላይ እየኖርን እያለ ወንፈል አለ እንግዲህ ደቦ የምንለው ማለት ነው። እና ይሄ ደቡብ አገልግሎቱ ብዙ ሃያ ሰላሳ ሆነን በአንድ ላይ በመሰባሰብ የተለያየ ስራዎችን እንሰራለን። አንደኛ አጨዳ አጨዳን በጋራ እንግዲህ በመሰባሰብ እናጨዳለን። ያን አጨዳ እንግዲህ አንድ ቀን አንስተን ልትመጣ ነው በሞራ እንግዲህ ሰው እየፎከረ እየተዘነየ እየተዝናና ስራ የሰራ ሳይመስለው በቃ በሞራን አረቄው ይጠጣል ጠላው ይጠጣል በዛ ቅድድሞች ይገጥማል ማለት ነው። በመፎካከር ማለት ነው ይሄ ትብብር ስራ በጣም በቃ የህብረት ስራ በጣም ደስ የሚልና የሚያስደስትና ትልቅ ተግባር ነው ማለት ነው። እና ሁላችንም ይህንን ልንከተለው የሚችል ነገር ነው ማለት ነው። ይሄ ሁልጊዜም እኛም ተገብቼ አሁን ደግሞ ጭድ ደቦ የምንለው አለ። እሱን ደግሞ ሃያ ሆነን ሰላሳ አሁን ስምር አይተን የአራት የአምስት ሰው በአንድ ቀን እያስገባን እንሄዳለን። ምክንያቱም ቀኑን በፀሀይ ሲቃጠል ከሚውል በአንድ ለሊት ላይ በጨረቃ በጨረቃ በአብራቸው ሄድና እንዲህ አንስተንለትና አጉዘንለት እንመጣለን ማለት ነው። እና ትብብርን የመሰለ ነገር የለም። ትብብር በጣም ጠቃሚና አስፈላጊ ነው ማለት ነው። መተባበር ያለብኝ ያለብን እንግዲህ ሰው ልጅ ሲሞት ተሰብስቦ ሀገር እያዝልኝ ምናምን ከማለት በቁም ነው መተጋገዝ መረዳደት በቃ። ዘርን ቀለምን ሃይማኖትን ብሄርን ጾታን እና ምን ነገሮችን ትኩረት ሳናስገባ በቃ አንድ ከፈጣሪ እንደተፈጠርን ሰው ሰው በመሆኑ ብቻ በማድረግ ሰው መተባበር መረዳዳት ያስፈልጋል። አሁን ችግሩ እዚህ ነው በጣም ከባዱ ነገር ያለው በቃ በማንነቱ ሰው በማንነቱ አንዱን አንዱ ጋ እየተለየ አንዱ ለአንዱ የሆነ የተለየ ድጋፍ መስጠት ለአንዱ የተለየ ነገር ማድረግ የሚያስጠላ ነገር ማለት ነው። የሆነ ስራ ሲወጣም የሚተባበሩን ተደጋግሞ ዘመድ የሚያቆጣው ነው። ወይ ብር ለከፈለ ወይም ለዘመድ ለወገን ለእህት ለወንድሜና ለአክስት ለአጎት ለሆነ ነገር ለሚቀርብ አካል ነው የሚያደርግ ማለት ነው። ተባብሮኝ ወይም ላስገባህ የሚለው የሆነ ጥቅማ ጥቅም ሲመጣ እንደዛው ቦታ ነው። ሀብታምም ሆኖ በትርፉ ገንዘብ ምናምን ኖሮት የሚያግዝ የሚረዳ የሚተባበር ለወገኑ ነው። ግን ይሄ መደረግ የለበትም ሰው ሰው መሆኑ ብቻ ሁሉንም ሰው እኩል አይን አይቶ በመተጋገዝ በመረዳዳት። ለምን አይደረግም? ይሄ ከሁላችን በጣም የቀረ በጣም ትልቅ ችግር ነው ማለት ነው። ምክንያቱም ፈጣሪ እንግዲህ ጥቁር ነጭ አይልም። ሴት ወንድ አይልም። ሃይማኖተኛ ሃይማኖተኛ ነው አይልም። ሰው ሁሉ እኩል በእኩል አይን አይቶ ሁሉን በእኩል እንትን የሚለው የሚያግዘው ማለት ነው። እንደዛ የሰው ልጅ ባስተማረበት ሰው ልጅ ደግሞ በተቃራኒ የሆነ ነው ያለው። ስለዚህ ሰው ዘላለም አይኖርም። ጥሎት ለሚሄደው ለሚሞታው ነገር ላይ የማይተጋገዝ የማይረዳዳ ለምንድነው? ሰው ሰውን የሚጎዳው ለምንድነው? ሰውን ሰው ማገዝ የቻለ ሰውን የሚጎዳበት ምክንያት አለ። እና ትብብር በጣም አስፈላጊ ነው ወሳኝ ነገር ለማለት ነው። የምትተባረው። በአካል በቁም ሳይሞት ሳይሄድ ሲርበው ማብላት ሲጠማው ማጠጣት ሲደከሙ ደግሞ እርፍ የሚልበት ቤት እንዲያገኝ ቤት መስራት ማለትና። አንዳንድ እንግዲህ ሰዎች አንዳንድ ጥሩ ሰዎች አሉ። ሰውን በቃ የሚያግዙ የሚረዱ የሚተባበሩ ስራ ለመስራት ሲፈልግ ስራ ከፍተው የስራ ማቴሪያሉን አዘጋጅተው የሚሰጡ። ምሁር ምሁር ሰዎች አሉ በጣም እውነት የሚያስፈልጉት እንደዚህ አይነት ሰዎች። አንድ ስራ ላይ ከፍተው እዛ ስራ ላይ እንዲሰማራና ሙሉ እቃውን ገዝተው ይሄን ስራ ስራ እንትን ብለው ተባብረውት ይሄዳሉ እና ያንን እንግዲህ ሲያመሰግናቸው ይኖራሉ ማለት ነው። እና ይሄ የእውቀት ማነስ ነው። አሁን እውቀት ምክንያቱም ማገዝ የተቻለ አለማገዝ እውቀቱ ጭንቅላቱ የተደፈነ ነው። ዝም ብሎ የራሱን ሆድ ብቻ እየሞላ የራሱን ውስኪ የተራጨ የራሱ የሚፈልገውን ነገር እያደረገ ሰውን ከረሳ ይሄ ሰው አይባልም ማለት ነው። ስለዚህ አሁን ላይ በቃ መሰራት ያለበት ትልቁ ነገር ጭንቅላታችን ነው። አስተሳሰባችን አስተሳሰቡ ሰው አልተቀየረም። አሁንም ያለው እዛው ድሮ ላይ ነው ያለው ማለት ነው። ስለዚህ የሰው ምንነት በጎነትን ጥሩነትን ማስተማር ከእያንዳንዱ ዜጋ እነዚህ ዜጎችን በሀሳብ መለወጥ ማደግ መስፋፋት አለባቸው

ልጅ ይላል እንግዲህ ልጅ ማለት ያው ከፍ ያልአለ ማለት ነው። እንዴ ልጅ በህይወታችን በጣም አስፈላጊውና ትልቁ ህይወታችን መሰረታዊ ማለት ነው። እና ልጅ በጣም ልጅ ነኝ በጣም እወዳለሁ። በህይወቴ አሁን ገና ልጅ ላይ ልጅም ለሚስትም ነው። ገና ላይ ሚስትም አላገባውም ልጅም የለኝም ማለት ግን በጣም የምንጓጓውና የምመኘው በህይወቴ ልጅ እንዲኖረኝ ነው ማለት ነው። ምክንያቱም ልጅ ማለት ራስን መውለድ ራስን መተካት ነው። ራስን መተካት ማለት እንግዲህ በህይወትህ ታክተኸው አንተን የሚያሳይ ነው ማለት ነው። ስለዚህ ራስህን የመሰለ ነገር የለም። እንግዲህ ልጅ ማታ ስራ ውለህ እንግዲህ ማታ ስታገኘው ሄደህ እቅፍ አድርገው አይኖችን ልታሳረፍበት ደስ የሚለህ በጣም በቃ የሚሰማው አቅፈው ስሜም አትጠግበም በቃ ልጅን የመሰለ ጸጋ የለም። ልጅን የመሰለ አሁን የኔ እኛ እናታችን አለች እናታችን እኛ ስታይ የምትሆነው ነገር መቆም ነው። ለኛ ትልቅ ልዩ ክብርና ፍቅር አላት። እኛን በመውለዷ ከእኔ ደግሞ ትሻለ ከነበረችበት በቃ አሁን የደስታ ኑሮ ትኖራለች ማለት ነው። ፈጣሪ ሁሌ እያመሰገነች ልጆች ሰጥቶኛል ማለት ነው ነው እና የልጅን ጥቅም በዚህ መንገድ አውቀዋለሁ። በጣም በቃ በትልቁ ነገር ማለት ነው ስለዚህ ልጅ በጣም ወሳኝና አስፈላጊው ነገር ነው ማለት ነው። የሁሉም ሰው ላይ ልጅን ጥቅም ማወቅ አለበት እና ልጅን ደግሞ ወልዶ ደግሞ በተለየ ሁኔታ በሚገበብ ማሳደግ መንከባከብ ከእያንዳንዱ ዜጋው ይጠበቃል ማለት ነው። በቃ በእንክብካቤ በፍቅር በአንድነት ማሳደግ ያኔ ያሳደግነው ልጅ ደግሞ ለውቀት ለሊቅ ማሰማ ማድረስ ማለብን ማለት ነው። ማስተማር ይጠበቅብናል ከእያንዳንዱ ዜጋ ይሄ የምትተገብር የሚሰራ ማለት ነው። እና ልጅ እኔ በጣም ወደፊት ልጆች እንዲኖሩኝ እፈልጋለሁ ትዳር እፈልጋለሁ። ልጅ ደግሞ ልጅ ልጆቼን ደግሞ በጥሩ ሁኔታ በቃ ማሳደግ አለብኝ። ማሳደጋቸው ሃይማኖታዊ ትምህርትን በማስተማር መንፈሳዊ ትምህርትን በማስተማር የባህላዊ ትምህርት ደግሞ አስኳላ ወይም የአለማዊ ትምህርትን ማስተምር መቃም ባስተምራቸው ጎበዝ ሆኖ ጠንካራ ሆኖ ወደፊት ለሀገራቸው ለራሳቸው የሚጠቅመው እንደሆኑ እንዲሁም ለህዝብ የሚጠቅመው እንደሆኑ ጥሩና መጥፎ ለይተው እንዲያውቁ እኔ ያድኩበትን መንገድ እንዳይሆን ምክንያቱም እኔ ያደኩበትን መንገድ በጣም ስቃይና መከራ የበዛበት ነው። ስለዚህ ይሄ ደግሞ እንደዛ የሆኑ ፈተናዎች የበዙበት የአስተዳደግ ቤተሰብ ለልጅ የሚሰጠው እንግዲህ ሁኔታ ነው ማለት ነው። ምክንያቱም እነሱ ቤተሰቦቼ በጣም ደካማዎች ማወቅ ነው የቻሉት የኢኮኖሚ ደመን እንደማሳደግ ነገር ላይ እውቀት ስለማይኖራችሁ ስለማውቃቸው ለኔ ያላቸው ነገር ያንን ያክል ሊሆን ይችላል። ስለዚህ በልጆቼ ላይ እንደዛ ችግር እንዳይፈጠር አድርጊ ማሳደግ ነው የማስበው አሁን ባለው ደረጃ። መጀመሪያ ጠንክሬ ሰርቼ ተለውጭ ትልቅ ደረጀ አልኩኝ ልጅ ሚስት አጎብጬ ደግሞ ልጆቼን ወነጄ ልጆቼን ደግሞ የተከባከቡ መጀመሪያ እንዳይረባቸው እንዳይጠማቸው የሚፈልጉት ትምህርት ለማስተማርነት ትልቁ ቃል ለማለት ባለጌና ጅል ሆኖ እንድቀረብ ነው የምፈልገው። በጣም ትልቅ አዕምሯቸው ትልቅ ደረጃ እንዲደርስ እንዲማሩ እንዲያውቁ እንዲሆኑ ነው የምፈልገው ይሄንን ነገር ለማለት ነው። ሁሌ እቅድ አለኝ እና ልጅን ገና ስናየው ከ እንሰፈስፋለን በቃ በቃ አይተነው ስመነው አንጠግቡም እና ልክ በቃ በአይናችን ልናየው ስናየው ገና ውስጣችን አጀታችንን የምንደፈዳጠደፈው ምክንያቱም ልጅ ከባድ ነው። የልጅ ፍቅር የለም። ለደቂቃም ለሰከንድም ተለይተህ ነው ስራ እንኳን ውለን ስንመለስ በቃ ጥምጥም ሲልብን ውስጣችን ብሎ ይረበሻል። በህይወት እና ልጅ በቃ በህይወት ውስጥ ላይ መኖር ታልቁ ሀብት ንብረት ልጅ ነው። ልጅ ማለት ንብረት ገንዘብ ይጠፋል ግን ልጅ ሁለት ሶስት የጠራባ ልጅ ዘረየው ወደው የቀጠለ ያ ማንነት እንዲኖር ያደርጋል። ምክንያቱም ልጅ ማን ስም እንዲጠራ ስም ላይ ዘር እንዲቆም በዘር በዘር ባህር እንዲመራ ያደርጋማል እና ልጅ እንደ ቀላል የሚታይ ነገር አይደለም። ራስን እንደመተካት ነው የራስ አካላችንን ሰውነታችንን መተካት ነው። አይናችን በአይናችን ማየት ነው። ማለት ነው ልጅ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። እና ሁሉም ሰው እንደ ጸጋ ማየት አለበት ፈጣሪ ስጦታን ፈጣሪ እንግዲህ ልጅ የሚባል ነው። ስጦታ የሰጠን ይሄ ደግሞ ልጅ የሰጠን ደግሞ እሱ ቤተኛ በመውሰድ በመስደግ በመንቀባቀብ ትልቅ ደረጃ ማድረስ ግኝት ጠብቀው

ክፍያ ይላል ክፍያ ማለት ስለ አንድ የምንከፍለውን ነገር ነው ማለት ነው የአንድ ነገር እቃ ስንገዛ ምንፈጽመው ክፍያ ፈጽሞ አለ ማለት ነው። ክፍያ ለተለያዩ ነገሮችን እፈፅማለሁ ማለት ነው። በእኛ በኩል ክፍያ እንግዲህ እንድ የምንሰራው ስራ ላይ አሁን እኛ ስታቲክስ መረጃ ሰብሳቢነት በመንግስት ደረጃ እየሰራን ነው። እና ይሄን ስንሰራ እንግዲህ መንግስት ቀጥሮን ኮንትራት ይዘን ለስድስት ኦርነት ተወርን ስራ ያን ስራ ተገቢ ሁኔታ በየ ሰዓቱ በየቦታው እየሰራን በትርፍ እንደዚህ እየሰራን መረጃ እናስረክበዋለን እሱ ደግሞ ክፍያ ይፈፅማል ለእኛ ክፍያ በወራዊ በወርበወር ደሞዝ ይከፍላል ማለት ነው። እንግዲህ መንግስቱን ራሱ በስኬጁል መሰረት እኛ ክፍያችንን ይፈጽምልናል ክፍያችን ይፈጽምልን። እንግዲህ በተለያየ እንግዲህ ለብዙ ለአርባ አምስት ሺህ ሰራተኞችን እንግዲህ አስማርቶ በሙሉ በሀገሪቱ ላይ እየሰራ ያለ ይሄ ሙሉ ልጁን መረጃ ይሰበስባል የራሱ ተቋቋሪ አለው ደግሞ ራሱ ስታቲሽን አለው ማለት ነው። እነዚህ መረጃ ሰብሳቢ በየቦታው እየዞረ የተለያዩ መረጃዎችን ስለ የተጠየቀ መረጃዎችን በየቤቱ እየዞረ ይጠይቃል ጥያቄውን መዝግቦ ቀጥታ ወደ ዋና ሰርቨር ኮኔክተር ይልካል ማለት ነው። ያን ከላከ በኋላ እንደዛ እያደረገ እንደዚህ እንግዲህ በሚገባው እውቀት ላይ እንደ ደሞዛችን ያስገባል ማለት ነው። ሌላም እኔ የምሰራበት እንግዲህ አንድ ስራ አለ እዚህ የግል ስራ ስራ እንሰራለን የጎልበት ስራ ነው። የምንሰራው እንግዲህ ወዛድርነት ነው ወዛድር ማለት ጤፍ እንግዲህ ጤፍ ወፍጮ ቤት ነው የወፍጮ ቤት እንግዲህ አንድ ድርጅት ነው። የድርጅት ደግሞ የሚሰራው እንግዲህ ራሱ ያቀርባል የተለያየ ጤፎችን ያቀርባል በየአይነት በጣም እነ ልዩ ማኛ ማኛ ነጭ ጤፍ እንደ ሰርገኛ ጤፍ ቀይ ጤፍ ሌሎች ደግሞ ጥራጥሬዎችን ብዙ አይነት ጥራጥሬዎች አሉ እነዛ ጥራጥሬዎችን በአይነት ያቀርባል። ደግሞ የሌሎች ደግሞ ሩዝም እንደዚሁ ይሄን ፈጭቶ ደግሞ ያስረክባል እንግዲህ ፈይቶ በተለያየ ለደንበኞች ያስረክባል። እና ደንበኞቹ እንግዲህ የአንድ ወቄት ሲወስዱት ሲገዙ ክፍያ የፈፅማሉ የሚከፋለው የሚገዙትን መጠን ለምሳሌ አንድ ሰው መቶ ኪሎ ከገዛ መቶ ኪሎ በአሥራ ሶስት ሺህ ብር ነው ከሆነ በአሥራ ሶስት ሺህ ብር አስቦ ያስክ ይከፍላል ማለት ነው ለሰውየው ለባለሃብቱ ገንዘቡን ቆጥሮ ያስረቀበው በሞባይል ባንኪንግ ይልካል ማለት ነው። ስለዚህ ይሄ ክፍያ ለአንድ ለምንገዛው ነገር ገንዘቡን ማስገባት መስጠት ማለት ነው። በቃል መሰረት ነኝ እና ሌሎችም እንደዛው ምን እንደአቅማቸው ሃያ ኪሎም ሰላሳ ኪሎም ይገዛል በገዛ በገዛው ልክ መጠን ክፍያ ይፈጽማል። ገንዘብ እቃውን ሲወስድ እሱ ደግሞ ጥሬ ገንዘቡን ወይም በ በአካውንት ይክልካል ማለት ነው። ከፍያ እኛም እንግዲህ በዛ መልኩ ከፍያም እናገኛለን የስንሰራ የዋልን ያ የሰራንበት ብር ይሰበሰባል ሰውየው እየመዘገበ እየመዘገበ እና ያን በሳምንት እንዳለ ይታሰባል የሰራነው እንዳለ ብዛት ስንት ኩንታል ሰራን እንዳለ ይመዘገብና ከዛ የመተዘገበ በኋላ የተሸከምንበትም ያባጠርንበትም የፈጨንበትም በዚህ በሙሉ ድምር ይደመራል። ከተደመረ በኋላ ያን የምንሰራው ለምሳሌ አንድ ኩንታል በብር ከሃምሳ የምናበጥረው ከሆነ መቶ ሃምሳ ብር ነው ማለት ነው። መቶ ኪሎ አሁን ሰላሳ ኩንታል በሳምንት ብንፈጭ በሰላሳ አንድ በአንድ ብር ከአምሳ ሲባዛ ወደ አራት ሺህ አምስት መቶ አካባቢ ይሆኗል አራት ሺህ አምስት መቶ ደሞዝ ሲካፈል ለሁለት ነው ለሁለት ሰው እና ሁለት ሺህ ብር ይሆናል። ሁለት ሺህ ብር ደግሞ ግን በእያንዳችን የገዢደስ አማርቲ ከዛ ውስጥ ላይ ወጪ በሳምንት ውስጥ የምናወጣው ለእንጀራ ለምን እየከፈልን እየፈረምን እምናወጣው እንግዲህ ለዚህ አይነት ለበርበሬ ለሽሮ ለተለያዩ ነገሮች አሉ እሱን ይቻላል። የሚተርፈውን ገንዘብ ወደ ሰውየው ክፍያውን ይፈፅምልናል በየሳምንቱ በየሳምንቱ እሁድ እሁድ ቀን ከሰኞ እስከ ቅዳሜ እንሰራና እና እሁድ እንከፍያውን ሰውየው በእጃችን ያስረክባል ማለት ነው። እንግዲህ ክፍያ ማለት ገንዘብን በአግባቡ ለሚገቡ ለለፋ ለደከሙ አካል መስጠት ማለት ነው። እና ሌላ ደግሞ ከፍያ አንዳንድ ስራ እንትኖች ሰው ያሰሩን ነው። የቀን ስራ ያሰሩና ቀኑን ሙሉ ያሰሰረው ውለው በማታውን ደግሞ እዛው ለቀጥታ ክፍያ የሚያስከፍሉ ብዙ ባለአሰሪዎች የቀን ሰራተኛ የሚያሰራው አለ ቀን ሰራተኛ ይሰራውና ማታ ገንዘቡን ተረክቦ ይሄዳል ማለት ነው።